ብዙ የምልካቸው ኢሜሎች የሉኝም። ግን ብዙ የምቀበላቸው ኢሜሎች አሉ። ከተለያዩ ዌብሳይቶች ኢሚል እያስመዘገብኩ እኮ ስለሆነ። በስራውም ጉዳይ ላይ ይችላል በኖቲፊኬሽኑም ጉዳይ ላይ ሊሆን ይችላል። ብዙ ቴክስቶች ይደርሱኛል አሊ ኤክስፕረስ ራሱ ማለት ነው። ለምሳሌ አሁን እኔ በግሌ አራት በላይ ኢሜሎች አሉኝ። እነዛን ኢሜሎች በሙሉ እኩል ስለምትጠቀማቸው ከ ከጥበቃማ አንፃር የተለያየ ቦታ አድርጌ ነው። የተጠቀምኩ ያለሁት ለምሳሌ አሌክስፕረስ የሆነ አካውንቱ። ማንም እንዲያውቁ ስለማልፈልግ የተለየ የሆነ ኢሜል ላይ አገናኘሁት። የቴሌግራም ደግሞ የተለየ ኢሚል ነው ያገናኘሁት ስለዚህ። የእያንዳንዷን ኢሜል ከተለያየ ጋር በመሆኑ ብዙ አይነት መፍትሄ እንዲፈጠር ያደርጋል። ምንም አይነት ጥቃት ቢመጣብኝ ሁሉንም በአንድ ላይ የማጣት እድሉ አይኖረኝም።

አሁን ላይ ከመንግስት የወጣ በቃ መንጃ ፍቃድ ባይኖረኝም መንዳት እችላለሁ። አውቶማቲክ በደንብ እችላለሁ፥ ማኑዋል ግን ትንሽ ትንሽ ነው የምችለው። እኛ ሀገር መንጃ ፍቃድ ለማውጣት ከአስራ ስምንት አመት በላይ መሆን ያስፈልጋል። እኔ ደግሞ ሃያ አምስት አመቴ እያለ ነበር መንጃ ፍቃድ ለማውጣት የሞከርኩት። መሁል ላይ በሚፈጠሩ አንዳንድ ነገሮች እነሱን ማስተካከል አልቻልኩም ነበረ እንጂ መኪና መንዳት እችላለሁ። ግን የትኛው አይነት መኪና ነው ብለህ የተለየውን ብትጠይቀኝ፥ አውቶማቲክ እቺ አውቶማቲክ ማለት ማንም ሰው አካል ጉዳተኛም የሆነ ሰው ሊነዳው ሚችል የመኪና አይነት ነው እና ማንም ሰው እኔ ትንሽ ልምዱ ስላለኝና መንዳት ስለጀመርኩ አውቶማቲ መንዳት ቀላል ነው። ማኑዋል ግን ብዙ ልምዶች ይጠይቃል፣ ትኩረት ይጠይቃል ማርሽ አገባብ ማለት ይጠይቃል ብዙ መኪኖቹ ቼክ የሚደረጉት ነገሮች አሉ። በተለይ ፍሪሲዎን፣ ፍሬን ላይ በጣም ከፍተኛ የሆነ ጥንቃቄ ይፈልጋል። ምክንያቱም ችግር ካጋጠመ የ ፍሪሲዮን ሸራ የመቃጠል እድሉ ትልቅ ስለሆነ ማለት ነው።